አዎ በጣም ሴት ልጅ ሆኜ እንዴት ነው ስለ ፀጉራዊ እንክብካቤ እማላውቀው በጣም ነው እማውቀው ፀጉሬን በጣም ነው እምንከባከበው ከምንም በላይ። እሚገርማችሁ ከላይ ሁሉ ከሁሉም ነገር የምሰጠው ቅድሚያ ለሱ ነው። ሴት ልጅም ስለሆንኩ ብዙ ፎከስ አደርግበታለሁ ፀጉሬን ለማበጠር ለማስተካከል ለራሱ እሚወስድብኝ ሰዓት ብታስቡት የህይወቴን ግማሹን ማለት ትችላላችሁ የምሬ ነው የምላችሁ። ብዙ ጊዜ ሰዓት ይወስዱ በተለይ ሰዓትም ገና ሳስበው ሁላ ይደክመኛል። ገና ፀጉሬን አጥባለሁ ስል ማባክነው ሰዓት ሳስበው በጣም ብዙ ጊዜ ፀጉሬን በጣም ነው የምንከባከበው። እሬት በመቀባት ሊሆን ይችላል ተልባ አፍልቼ በመቀባት ይሄ እንትኑን ለግልግ የሚለውን ፓርት በመቀባት ፀጉሬን በጣም ነው የምንከባከበው። ከዛ በኋላ ምቀባቸውን ቅባት እመርጣለሁ እነዛ ቅባታሞች ቅባቶች ኬሚካል አላቸው ወይስ የላቸውም ብዬ በደንብ ቼክ አድርጌ ነው የምቀባው። አለበለዛ ፀጉሬን ሊጎዳ ሊዘባብር ስለሚችል። ትኩረት አደርግበታለሁ ማለት ነው። ሌላኛው ደግሞ ምንድነው? እነዚህ ተዋስያን የሚባሉ ነገሮች እንዳይመጡበት በጣም ነው የምከለከለው። በመቀጠል ደግሞ ምንድነው? አየር እንዲያገኝ አየር እንዲያገኝ ማሳጅ በማድረግ ሊሆን ይችላል። ፀጉሬን ሻሽ ምናምን ማስር ከሆነ በመፍታት እንትን አየር እንዲያገኝ ያደርጋል። በመቀጠል ደግሞ ሁል ጊዜ ተደጋጋሚ አላጥበውም ምክንያቱም ሊሰባበር ይችላል ውስጣማ ቅባቱ ያለው ሊጎዳ ሊታጠብ ይችላል ፀጉር ወዝ ሊያጣ ይችላል። እና በትክክል ነው የምንከባከበው። በመቀጠል ደግሞ የኔን ብቻ ሳይሆን የልጆችን ሊሆን ይችላል የእህቶቼን ልጆች ሊሆን ይችላል የእህቴን ሊሆን ይችላል የእናቴን በትክክል እንከባከባለሁ እሰራለሁ ስለ ፀጉር ደግሞ በጣም ነው የማውቀው። የኔ ደግሞ በነገራችን ላይ ምንድነው ሎፖረሲቲ ነው ያለው። ብዙም አያስቸግርም ማለት ነው